መተግበሪያዎችን ታወርዳለህ አዎ መተግበሪያዎችን አወርዳለሁ። ብዙ ከ ፕሌይ ስቶር ወይም ደግሞ ከጎግል ስቶር። መተግበሪያዎችን ብዙ መተግበሪያዎችን አወርዳለሁ ለምሳሌ ሶሻል ሚዲያዎችን ቴክ ቶክ ፌስቡክ ኢንስታግራም እነዚህ እነዚህ ያሉ መተግበሪያዎችን አወርዳለሁ። ሌላ እነዚህ መተገበሪያዎች ብዙ ጊዜ ምትጠቀማቸው ለብዙ እንትን እጠቀማቸዋለሁ። ስለዚህ ዩቲዩብ ለመከታተል አውን ዩቲዩብ አሁን ራሱ ከመተግበር ነው ያወርኩት። ዩቲዩብ አሁን ሚጠቅመን የተለያዩ ሙዚቃዎችን ለመስማት ራስ ይሆናል። ለማዳመጥ ትምህርታዊ ነገሮችን በጣም አስተ እማርበታለው። ሌላ ብዙ ጠቃሚ ጠቃሚ ነገሮችን እማርበታለው። ስለዚህ በተቻለኝ መጠን አዎ ብዙ አይነት መተግበሪያዎችን ከጎግል ፕሌይ ወይም ደግሞ ከመተግበሪያዎቹ አወርዳለው። በተቻለ መጠን። ስለዚህ ብዙ አይነት የድረስ ወይም የሶሻል ሚዲያ መተግበሪያዎች አሉ። እንደ ሶሼ እንደ ፌስቡክ አሁን ፌስቡክ በጣም ወሳኝ የሁለት ሰዓት በጣም ወሳኝ ነበር። አሁን እንኳን ለኔ ብዙም ብዙ ጊዜ ፌስቡክ ገብቼ አላቅም ነገር ግን በጣም እጠቀማቸዋለው።

በዚህ ቅዳሜና እሁድ ምን ታደርጋለህ በዚህ ቅዳሜና እሁድ ላደርገው ያሰብኩት ምንድነው? ነገ ቅዳሜ ማደርገው ስኮላር ሺፕ እፈልጋለው ብዬ አስባለሁ። ስለዚህ ስኮላርሺፕ እፈልጋለሁ። ከዛ የልጆቼን ልብስ አጥባለሁ ቅዳሜ የልጆቼን ልብስ አጥባለሁ። ቅዳሜ የምሰራቸው ገበያ እሄደና አስቤዛ እሸምታለሁ። ቅዳሜ ልሰራው ያሰብኩት ስራ ይሄ ነው። በዋና እሁድ ደግሞ ሰንበት ነው ቤተክርስቲያን እሄዳለሁ። ቤተክርስቲያን እስከ አራት ሰዓት ቆይቼ ምሳ በልቼ። ጊዮርጊስ ማብ ማማህበር አለችኝ። ጊዮርጊስ ማህበር እሄዳለሁ

ኦኬ የምትወደው ፍራፍሬ ምንድነው? እንዴ አንተ ትቀልዳለህ እንዴ ብዙ ፍራፍሬዎችን እኮ እወዳለሁ። የመጀመሪያ የምወደው ብርቱካን ነው የብርቱካን ጣዕሙ ደስ ይለኛል ብርቱካን ብበላ በጣም ያስደስተኛል ሆዴ ራሱ በጣም ለሆድ በጣም አስደሳች አይነት ነው። ስለዚህ ብርቱካን የመጀመሪያ ተቀዳሚ ምርጫዬ ነው። በመቀጠል አቮካዶ አቮካዶ አቮካዶ ደስ ይለኛል። ሌላ ፍራፍሬ ምን አለ? ማንጎ ማንጎ ራሱ በርግጥ እሱ በጥርስ የመሰካት እንትን አለው ጭማቂው ግን ደስ ይላል። አዎ እሱ እሱ ራሱ ፍራፍሬው አሪፍ ነው። ሌላ የፍራፍሬ አይነት ኮክ ታውቃለህ? ይሄ ኮክ በጣም ነው ደስ የሚለኝ የነበረው ድሮ። ከአንደኛ ክፍል ይሄ በተለይ ገጠር ላይ የነበረ ኮክ የሚባል ፍሬ አለ በጣም ቆንጆ ፍሬ። እኔ እሱን ባገኘው አንተንም ጋብዝህ ነበር እንድትበላው ግን በጣም ደስ የሚል የምግብ አይነት ነው የፍራፍሬ አይነት ነው። ከዛፍ ላይ እንደ ማንጎ የሚያፈራ የዛፍ አይነት ሲሆን ነገር ግን ከአመት አንዴ ነው። የሚያፈራው በጣም ደስ የሚል ሚያዚያ እንዲሁም የፋሲካ ጊዜ። ኮክ የሚባል ፍራፍሬ ነበረ በጣም አስደሳች ጥሩ የፍራፍሬ አይነት ነበረ አሪፍ ነበረ በጣም እወደው ነበር

ማቅረቢያ ማድረግ ትቺላለህ እንዴ እንደትነው እማልቺለው ማቅረብ ማቅረብ ሁሉን ነገር እኮ ቀላል ነገር እኮ ነው ማቅረቢያ በጣም አስፈላጊ ነው። አዎ አደርጋለሁ ደስ የሚለኝ ነው። ማቅረብ እችላለሁ ብዙ ጊዜ ብዙ ነገሮችን ማቅረብ እችላለሁ። ደስ የሚል እንትን አይነት ነው ማቅረቢያ እችላለሁ

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ሁለቱንም እንደሁኔታው እንደምትጠቀምባቸው በርግጥ እኔ ብዙ ጊዜ መዋል የመጀመሪያ ተቀዳሚ ምርጫዬ ውጭ መዋል በጣም ደስ ይለኛል። ቤት ስውል ይጨንቀሃል ጭንቀት በጣም ነው የሚረብሸው። እና አስገዳጅ ሲሆን ቤት ውስጥ እውላለህ አሁን ለምሳሌ ዛሬ ብነግርህ። ጠዋት ሁለት ሰዓት የጀመርኩ እስከ አስራ ሁለት ሰዓት እዩት እንግዳስ? ስንት ሰዓት ነው? ስምንት ሰዓት ኦልሞስት ሩብ ጉዳይ ሃያ ጉዳይ። ለዘጠኝ ምናምን ቤት ነው የዋልኩት የት ልጆችን ኬር ማድረግ። የኔ ግዴታ ስለሆነ በቃ ባለቤቴ ስራ ስለምትሰራ ሌላ ስራ ስለምትሰራ። ልጆች ለመንከባከብ ሰራተኛ ስለሌለኝ ቤት ነው ያዋልኩት። ስለዚህ። እንደ ሁኔታው ነው ቤትም እውላለሁ ውጭም እውላለሁ። ግን መጀመሪያ የምመርጠው ግን ውጭ መዋል በጣም ደስ ይለኛል። አእምሮ ፍሪ ሆኖ ነው የሚውለው። ቤት ስትውል ግን ጭንቀት ነው የሚሆንብህ ሀይለኛ ጭንቀት። ይሄ በጣም የጭንቀት በሽታ ይይዛል እና። ቤት መዋል በጣም አልመርጠውም ደስም አይለኝም።

አዎ አዎ አዎ በሰአት ሰዓት በጣም አቅባሪ አክባሪ ከሚባሉ ሰዎች አንደኛው ነኝ። እንዲሁም ቀድሞ ከሚደርሱት በተለይ ቀድሜ ብድረስ ደስ ይለኛል እንደው ሰዓት ሰው ሲቀጣብኝም ደስ አይለኝም። እኔ የሰዓት ሰው ነኝ ሰዓት በጣም ነው የማከብረው። ቀጠሮ በሰአቱ አክባሪ ነኝ ብዙ ጊዜ ሰዓት እንትን አልልለም። ሰዓት አረ በጣም ነው ሰዓት የማከብረው። እንዴ ሰዓት እኔ ቀጠሮ ተቀጥሬ እኔ ሰአቴን አክባሪ ነኝ። በሰአት ለምደርሰው ምንም ችግር የለብኝም። ደግሞ ከሰአቱ ቀድሜ ቢያንስ ሶስት ደቂቃ እንዲሁም እስከ አምስት ደቂቃ ድረስ ባሉት ቀድሜ ብደረስ ደስ ይለኛል። ምክንያቱም አንድ ሰው ቀጥሮህ ወይም የሆነ ስራ ቀጥረህ በሰአቱ ካልተገኘህ ያኛው ሰው ሊረበሽብህ ይችላል ልታስከፋ ትችላለህ። ስለዚህ እኔም ሰው ቀጥሬ ማቆየት አልችልም ሰው ቀጥሮኝም መቆየት አልችልም። ስለዚህ ሁለቱም ሰዓት በ የሰዓት ሰው ከሚባሉት አንዱ እውነት አሰፋ ነው። ቢባል ማጋነን አይሆንም። ስለዚህ የሰዓት ሰው ነኝ